የስራ ጊዜ ከጧት እስከ ማታ ነው። ይሄም በቤት ውስጥ የምሰራው ስራ ብዙ ስለሆነ ከጧት እስከ ማታ ጊዜን አከፋፍዬ እጠቀማለሁ። ጧዋት ላይ ምፈለጋቸውን ነገሮች ሰራና ምሳ ሰዓት ላይ አርፌ እንደገና ከምሳ ሰዓት እስከ ማታ ደግሞ አንዳንድ ነገሮችን እጨርሳለሁ። ማታ ላይ ምግብ እራት በልቼ ትንሽ አንዳንድ ነገሮች ስልክ ላይ ሰርቼ እተኛለሁ

በመስታወት የማየው ወይ ፀጉሬን ታጥቤ አልያም አስፈላጊ ነገር ሲገኝ በመስታወት እመለከታለሁ። ወይም ፊቴን ፀጉሬን የተለያየ አቃላቴን ጥራቱንም ሆነ አገልግሎት ለማየት ይጠቅመኛል። አንዳንዴም ልብስ ስለብስ መስታወት አያለሁ ማማር መንካቱን አለመንካቱን በስነ ስርዓት አረጋግጥበታለሁ። መስታወት ላይ ይሄን ያህል ጊዜ አላጠፋም። ይሄን ይሄን ግን እጠቀምበታለሁ

የምወደው ቁጥር የለም ሆኖም ቁጥር ምረጥ ከተባልኩ ጎዶሎ ቁጥሮችን ከአንድ ከሶስት ከአምስት ከሰባት ከዘጠኝ ወይ ደግሞ ከሙሉ ቁጥሮችም አንዳንዴ ቁጥሮችን መርጬ ላወጣ እችላለሁ። ሆኖም በአብዛኛው ግን ሰባትን ዘጠኝን ሶስት የመሳሰሉ ቁጥሮችን እጠቀማለሁ እንደ አሪፍ ቁጥሬ እንደ እድለኛ ቁጥር።

ደብዳቤ መጽሐፍ እወዳለሁም። አልወድምም አልልም ምክንያቱም ደብዳቤ ስለማልጽፍ በአሁኑ ጊዜ ድሮ ግን በሰፊው ደብዳቤ ለመጠ ጥቀም ላይ ይሆን ነበር። በዛን ጊዜ ሰፊ ደብዳቤ የመጽሐፍ ልምድ ነበረ። ምክንያቱም ዘመናዊ የመጻጻፊያ መንገድ ስለሌለ አሁን ግን ዘመናዊ የመጸጸፊያ መንገድ ነው ያለው እነ ኢሜል አይነት ዘመናዊ የመጻጻፊያ መንገድ ስለዚህ ደብዳቤ አሁን አልጽፍም

ሙዚየም መሄድ እወዳለሁ በተለይ ትላልቅ ቅርሶች አሉበት እና ብዙ የሚታዩ ነገሮች አሉበት ሙዚየም መሄድ እወዳለሁ። በህይወቴ አሁን እስካሁን ሶስት ሙዚየሞች ሄጃለሁ። አንዱ የከተማ ሙዚየም ነው አንዱ ሀገር አቀፍ ሙዚየም ነው። ሌላ አነስተኛ ሙዚየምም ሄጄ አውቃለሁ። በሙዚየም ውስጥ ጥሩ ጥሩ ቅርሶችን የተለያዩ ታሪኮች ተመልክቻለሁ። የእንስሳት አጥንት የተለያዩ አይነት ቅልሶችም ውስጥ ነበሩ። እነሱን ሁሉ ተመልክቻለሁ

ብዙ ምግብ የሚበስለው በኤሌክትሪክ ምድጃ ነው ሆኖም ግን አንዳንድ ጊዜ የእንጨት በእንጨት እሳአት ይበስላል ሆኖም የእንጨት እሳት ማብሰል ብዙ እንጨት ይፈልጋል እና ጭስ አለ ብዙ አይነት ነገሮች አሉ ሆኖም በእንጨት ማብሰል የተለመደ ነው። በገጠሩ ክፍል ይሄም ዘመናዊ የኤሌክትሪክ ምድጃ ስለሌለ ነው። በእንጨት ማብሰል ከባድ ነው

ዝናብ ሲዘንብ ብዙ ጊዜ ወደ ቤቴ ገብቼ እቀመጣለሁ ሆኖም አንዳንድ ጊዜ ውሃ መቅዳት ስፈልግ አልያ ወጥቼ ዝናብ መመታት ስፈልግ ወጥቼ ዝናብ እመታለሁ። ደስ ስለሚል ሆኖም ከባድ ዝናብ ሲዘንብ ግን ቤት ውስጥ ተቀምጬ የተለያዩ አይነት ስራዎችን እሰራለሁ የማይረብሽ ድምፁም እንዳይረብሽኝ የተለያዩ እውነት ድምፁም የማይረብሽ የተለያዩ አይነት የቤት ስራ ነው። የራሴን ስራ እሰራለሁ

ፍየል አይቼ አውቃለሁ። ፍየል ለተለያዩ የስጋ ምርት ግብአት አገልግሎት ትውላለች ሆኖም ግን በህይወት ያለ ፍየል ብዙ ጊዜ እኔ ከምኖርበት ከተማ ይልቅ በገጠር ነው። ብዙ ጊዜ የሚታየው ፍየል አርቢዎች የሚታየው አንዳንድ ጊዜ ከተማ ውስጥም ግን አንዳንድ ፍየል አርቢዎች ስላሉ እነሱን ፍየል ተመልክቼ አውቃለሁ። ብዙ ጊዜ ግን የፍየል ስጋ በላለው በህይወት ያለችውን ከመመልከት ይልቅ

ከስራ ሰዓት በኋላ አልሰራም አርፋለሁ ወይ የተለያየ አይነት መዝናኛ አያለሁ? ወይ ደግሞ ምግብ አዘጋጅቼ እመገባለሁ ከስራ ሰዓት በኋላ መስራት አልወድምም አልፈልግም። መዝናኛ የተለያዩ ፊልሞች አሉ ሙዚቃ አዳምጣለሁ ወይም የተለያዩ ጌሞችን እጫወታለሁ። ምግብ ቆንጆ ምግብ አዘጋጅቼ ከእረፍቴ የማገገምበት አይነት ምግብ እበላለሁ

አካባቢዬን እወደዋለሁ የተለየ አይነት ጫጫታ የሌለበት ጽዱ ንጹህ አየር ያለው ቆንጆ አካባቢ ነው። የምኖረው ይሄም ከተለያዩ አይነት የከተማ ብክለቶች ይጠብቀኛል። እንዲሁም ከተለያዩ አይነት የአየር ብክለት የተለያዩ ጤና ከሚጎዱ ብክለቶች ይጠበቃሉ። አክና አካባቢ ቆንጆ የሚያምር ነው። እወደዋለሁ አካባቢ የሚኖርበት

አስፈላጊ ስሆን እጅ እጨብጣለሁ ሆኖም እጠላለሁ እወዳለሁ ማለት አልችልም። እጅ መጨበጥ በአስፈላጊ ጊዜ በመዝናኛም ሊሆን ይችላል መጫወቻም ሊሆን ይችላል በስራም ሊሆን ይችላል በትምህርትም ሊሆን ይችላል። አስፈላጊ በሆነ ጊዜ እጅ እጨባበጣለሁ ከሰው ጋር ስገኝ እጨባበጣለሁ። እንዲሁም የሆነ ስራ ጨርሼ ከሰው ጋር ለመስማማትም እጅ እጨባበጣለሁ

ለሌሎች ማስተማር ብዙም አልችልም ምክንያቱም በራስ መተማመኔ ብዙም ስላልሆነ ነው። ስለዚህ በዚህ የራስ መተማመን ችግር ምክንያት ወጥቼ ሌሎች ለማስተማር እቸገራለሁ። ይህንንም ለመፍታት ህክምናም ሆነ ሌላ ነገር አልሞከርኩም። ወደፊት ግን ይሄን ለመፍታት ጥረት እያደረኩ ነው ወደፊትም ፈትቼ ሌሎችን ማስተማር እንደምችል እምነት አለኝ

አቧራ ችግር ለጊዜው አይፈጠርብኝም ምክንያቱም ከተማ ውስጥ ስለምኖር አቧራ ያለበት ቦታ የሚኖሩ ሰዎች ላይ ወይም አንዳንድ ጊዜ ገጠርም ሆነ የተለያዩ አቧራ የበዛባቸው ቦታዎች ላይ ግን ብዙ ችግር እየፈጠራል ልጆችም ላይ የአይነ በሽታ ያመጣል። አቧራ የተለያዩ አይነት ብዙ ችግሮች አሉት። እና እነዚህን ችግሮች አቧራ በማጥፋት ይቀርፋል

ባዶ እግሬን ተራምጄ አላውቅም ሆኖም በባዶ እግር ሜራመድ ሰዎች አውቃለሁ በሃይማኖት ጉዳይም ሆነ በተለያየነት ችግር ምክንያት በባዶ ግርሜራመዱ ሰዎች አሉ በባህል ምክንያት። ግን በባዶ ግርም መሄድ የጤና ጥቅም አለው የሚባል ነገር ሰምቻለሁ ይህንንም ለማረጋገጥ አሁን ወደ ማብረድ ደረገ ጽጄ አረጋግጣለሁ

ዜና በመስመር ላይ አነባለሁ ከብዙ አይነት ድረ ገጾች ዜና አገኛለሁ ከትዊተር ጀምሮ እስከ ዜና ማሰራጫ ድረ ገጾች ውስጥ ዜና እከታተላለሁ። ቢያንስ በቀን አንድ ሰዓት ለዜና አጠፋለሁ ይሄም ጥሩ መረጃዎችንና እውቀቶች እንዳገኝ ይረዳኛል። ዜና በመስመር ላይ የማንበብ ልምዴ ይሄንን ይመስላል

ዛሬ የአየር ሁኔታው ቀዝቃዛ ነበር ከጧት ጀምሮ ሀይለኛ ንፋሰ ሀይለኛ ቅዝቃዜ ነበረው። በጋ ነው ሆኖም ለምን ይሄን ያህል ቅዝቃዜ እንዳመጣ አላውቅም። ምናልባት ንፋስ ይሆናል ከረጅም ከውቅያኖስ የሚነፍስ ንፋስ። ሆኖም የዛሬ የአየር ሁኔታ በጣም ቀዝቃዛ ነበር። በዚህ ምክንያት ጃኬት ደርቤ ለመዋል ተገድጃለሁ

ስራዬን እወደዋለሁ ምክንያቱም በምፈልገው መስክ ስለተሰማራሁ በጣም የምወደው ስራ ነው። ሆኖም አንዳንዴ የተለያዩ አይነት ግብአት ማሟላት ካልተቻለ አድካሚ ነው። ይሄንን ነገሮች ለማስተካከል ጥረት እያደረኩ ነው። ሆኖም በተረፈ ስራዬን ግን በደንብ እወደዋለሁ እስከመጨረሻውም ይሄን ስራ ለመስራት እቅድ አለኝ።

መብራት ሲቋረጥ ሻማ እጠቀማለሁ ወይባትሪ ይጠቀማለሁ ከዛ ስልኬን ቻርጅ ወደ ቻርጅ መቆጠቢያ ሂደት አስገባዋለሁ። በዚህም መብራት እስኪመጣ እጠብቃለሁ መብራት ከመጣ በኋላ ነገሮችን ቻርጅ በማድረግ ወደ ቦታው እመልሳለሁ። በዚህ የመብራት መቆረጥ

ነገሮችን በስነ ስርዓት አስቀምጣለሁ በመጀመሪያ እቃዎቹን ማስቀመጥ የትና የት መቀመጥ እንዳለባቸው እለያለው ምን አይንት እቃዎች ናቸው የሚለውንም እለያለው። ከዛ እቃዎቹን በስነ ስርዓት አጣጥፌም ልብስም ከሆነ እቃዎችም ከሆኑ አስተካክዬ ሳጥን ውስጥ አስቀምጣችኋለሁ ይሄም ለረጅም ጊዜ እንዳይጠፋና ለተለያዩ ጊዜያቶች ያለ ባለ ከባድ ስራ በቀላሉ እቃዎችን ፈልጌ እንዳገኝ ይረዳኛል

ብዙ ጊዜ በእጄ ከምጽፈው ይልቅ በኮምፒውተር መጽሐፍ እወዳለሁ። ምክንያቱም የተለያየ ውስብስብ ስራዎች ያቀላል ከጽሁፉ ጀምሮ እስከማተም ድረስ የተለያዩ እስ ከባድ ስራዎችን ያቀላል በኮምፒውተር መጽሐፍ ስለዚህ በኮምፒውተር እጽፋለሁ። ሆኖም ትምህርት ቤት ወይም አስፈላጊ ነገር ሲገኝ በእጄ እጽፋለሁ። በእጅ መጽሐፍ እና በኮምፒውተር መጽሐፍ ከተወዳደረ በኮምፒውተር መጽሐፍ ይበልጣል። ግን በእጄ እጽፋለሁ

ወደ ገበያ መሄድ በሚያስፈልግበት ቀን ወደ ገበያ እሄዳለሁ እቃዎችን ገዝቼ እመጣለሁ። መጀመሪያ የእቃዎችን ዝርዝር እጽፋለሁ ይሄም ገበያ ሄጄ ምንም እቃ ሳልረሳ እንድመለስ ይረዳኛል። በመጀመሪያ ገበያ ውስጥ ከትልቁ እቃ እጀምራለሁ ትልቁዎቹን እቃ ገዝቼ ከጨረስኩለት ትንሾቹ ጋ እሄዳለሁ። ከዛም ገዝቼ ወደ ቤት እመለሳለሁ።